ቀጥር ላይ በጣም ቀለል ያሉ ብዙም ክብደት የሌላቸው ወይም ሀይል ወይም ሙቀት የማይሰጡ ምግቦች ብመገብ ደስ ይለኛል። ለምሳሌ እንደ ሰላጣ ወይም እንደ ሙዝ ነገር እንደገና ደግሞ ለስላሳ እንደዚህ ለስላሳ ብጠጣ ደስ ይለኛል።

አዎ የወተት ተዋጽኦ በጣም እወዳለሁ የመጀመሪያ ምርጫዬ ከምግብ አይነቶች አንዱ ወተት ነው። እንደ አይብ እርጎ የመሳሰሉ የወተት ተዋጾዎች በጣም ነው የምወዳቸው እና ሁልጊዜ ወተት ብጠጣ ብዬ እመኛለሁ።

መዘመር እወዳለሁ ዘማሪ ብሆንም ደስ ይለኛል ግን ብዙ ጊዜ የኔ ድምፄ ብዙም አያምርምና በዚህ ደግሞ ደግሜ እሳቀቃለሁ። ጥሩ ድምጽ ቢኖረኝ ብዬ እመኛለሁ። እንደገናም ዘማሪ ብሆን። በተለይ ደግሞ የቤተክርስቲያን መዝሙሮችን ብዘምር በጣም ደስ ይለኝ ነበረ። ግን ይህንን ነገር አልታደልኩበትም። በዚህ ደግሞ በጣም አዝናለሁ። ይሁን ሁሉም የፈጣሪ ስጦታ ጸጋ ነውና። ግን መዝሙር በጣም እወዳለሁ። ያው የቤተክርስቲያን መዝሙሮችን መስማት ሁልጊዜ የዘውትር ስራዬ ነው።

አልመለከትም። እኔ ብዙ ጊዜ ደፋር አይደለሁም። የሰው አይን ወይም ፊት እንደዚህ በድፍረት ቀና ብዬ የማየት አቅም የለኝም። ይህንን ደግሞ ከባህላችን ስለሚገናኝ ነው። እኛ አስተዳደጋችን ብዙም ጊዜ ሰው እንደዚህ ቀረብ ብለህ ወይም ደግሞ አፍጥጠህ የማየት ባህል የለንም። እንደዚህ አይነት የሚያዩ ሰዎች በባህላችን መሰረት መጥፎ ሰዎች ሆኖ ስለሚቀረጹ። ስለዚህ ሰዎችን በአይን እመለከታለሁ። ግን ያን ያህል እንደዚህ በአይነ ደረቆ አይደለም ለማለት ነው።

ያው የሸክላ እቃዎችን ብዙ ጊዜ በእኛ አካባቢ በገጠራማ አካባቢ ይዘወተራሉ እኔም እጠቀማለሁ ብዙም ባይሆንም ያው ለአብነት ያህል የምጠቀምበት የሸክላ እቃዎች አንዱ ሸክላ ድስት ነው። ይሄ ደግሞ ምግብ ለማብሰል በተለይ ደግሞ ወጥ ለመስራት ብዙ ጊዜ እጠቀምበታለው። በኛ ቤትም ይሄ ከሸክላ እቃዎች የሚገኘው አንድ ፍሬ እሱ ብቻ ነው

እኔ የምወደው የስፖርት አይነቶች ኳስ ነው ኳስ ተጫዋቾችን በደንብ እወዳለሁ። የኳስ ጨዋታዎችን በደንብ እከታተላለሁ። አልፎ አልፎም ዜናዎችም እሰማለሁ ብቻ ኳስ መከታተል ደስ ይለኛል። ከምወዳቸው የስፖርት አይነቶች አንዱ ኳስ ጨዋታ ነው። ግን ጥሎብኝ እኔ ኳስ መጫወት አልችልበትም ሞክሬበትም አላውቅም ብዙም ስፐርት አዘውታሪ ሰው አይደለሁም

እኔ የምጠቀምባቸው መሳሪያዎች ብዙ ናቸው። የቢሮ መሳሪያዎች ወይም ደግሞ የትምህርት መሳሪያዎች ብለን የምንጠራቸው ናቸው እንደ ስክሪቢ፣ እርሳስ፣ መጽሐፍ፣ ላጽስ ብቻ ሁሉም ለትምህርት ቤት የሚያገለግሉ እቃዎች እኔ ጋር ይገኛሉ። ብዙ ጊዜም እነዚህን የማዘወትረው ልክ እኔ ስራ አስተማሪነት እስከሆነ ድረስ። እነዚህ እቃዎቹን ከጎኔ አይለዩም ሁሌ ከእኔ ጋር ናቸው።

ዛሬ በእኛ አካባቢ የአየር ሁኔታው ትንሽ ቀዝቀዝ ያለ ብዙም የማይሞቅ ብዙም የማይበርድ መሀከለኛ የአየር ሁኔታ ያለበት ሁኔታ ነው ያለው። ብዙ ለመውጣትም ብዙ አያስደፍርም፤ ቤት ለመሆንም ብዙ አያስደፍርም መሀከለኛ የአየር ሁኔታ የተከሰተበት ጊዜ ነው ያለንበት። በኛ አካባቢ

አዎ በደንብ በስራ ሰዓት ወይም ደግሞ በስራ ጊዜ ሁል ጊዜ የስራ ልብሴን እለብሳለሁ። ለምሳሌ በ ትምህርት ክፍለ ጊዜዬ የ ጋቦን በደንብ ወይም ደግሞ የአስተማሪ ኢንፎርም ብለን የምንጠራው እለብሳለሁ። እንደገና ደግሞ በተጨማሪ ያው ለፕሮቶከሉ ሱፍ ከነ ክረማታው እና ከነሸሚዙ ይህንን በደንብ የምለብሰውና የማዘወትረው የስራ ልብሴ ነው።

በበጋጎት ብዙ ጊዜ አስተምራለሁ ከትምህርት በኋላ ደግሞ ኳስ ሜዳ እሄዳለሁ። አንዳንዴ ደግሞ ዋና ዋና በጣም ማዘውተር እፈልጋለሁ። ለንጽህናም ለጤናም በጣም ጥሩ ነው አንደኛው ደግሞ እንደ ክህሎትም ይቆጠራል። ስለዚህ ብዙ ጊዜ በበጋ ወቅት የማዘወትረውን ስራ ቢኖር። ያው መደበኛ ስራዬ በማስተማርነት ነው አስተማሪ ነኝ እና አስተምራለሁ። ባለኝ ትንሽ ክፍተት ጊዜ ደግሞ ዋና ቤት እሄዳለሁ

እኔ የምነሳበት ሰዓት ይሄን ነው ብዬ ለማለት ብዙም ይከብደኛል። ምክንያቱም እንደየ ወቅቱ ይወሰናል ትምህርት ወይም ደግሞ ስራ ካለኝ ሻርፕ አስራሁለት ሰዓት። አናቱ ላይ ጠዋት አስራ ሁለት ሲል ተነስቼ ትንሽ ራሴን አፍታትቼ ቁርሴን አዘጋጅቼ በደንብ በልቼ የምወጣበት ጊዜ ነው። ያው እረፍት እንደ ቅዳሜና እሁድ ከሆነ ደግሞ ብዙም ቀስ ብዬ ብዙም ተረጋግቼ ተነስቼ እስከ ሁለት ሰዓት አከባቢ ተኝቼ የማረፍድበት ጊዜም አለ። ከዛ በኋላ ቤተክርስቲያንም ሰው ጥያቄ የምሄድበት ቀን ይሆናል ማለት ነው።

አዎ ግጭቶችን ማስተካከል በደንብ እችልበታለሁ። ብዙ ጊዜ በአካባቢያችን እንደ ሰው መጠን ሰዎች እርስ በእርሳቸው ከቤተሰብ ከጎረቤት ይጋጫሉ። ለዚህም ደሞ እንደ ሺማግሌ ሆኘ የማስተካከል የማስታረቅ ቺሎታ አለኝ በደንብ አለኝ። ይህንን ነገር አንድ የምኮራበት ባህሪዬ ነው።

አዎ በሚገባ በስራ ላይ ችግር ካጋጠመኝ የመፍታት ችሎታ አለኝ። ልክ ቅድም እንዳልኩት በጎረቤትም ቢሆን በአካባቢያችንም ቢሆን ምንም አይነት ግጭት ወይም ችግር ሲፈጠር ቶሎ ወይም ፈጥኖ ደራሽ ነኝ። ይህንን ነገር የማስተካከል ደሞ ልምድ አለኝ። በጣም እምኮራበት በጣም እምሳሳበት ስራ ቢኖር ሰውን ማስታረቅ። ችግር ሲኖር ከሰው ጎንን መሆን መቆም ይህንን ነው። እና በስራ ላይም ችግሮች ካጋጠሙ በደንብ ነው እምፈታቸው። በደንብ ነው እማስማማቸው።

አዎ በደንብ እጸማለሁ። አሁን ያለንበት የወርሃ ጥር ነው አይደለ። ትንሽ ከአንድ ወር በኋላ ደግሞ የአብይ ጾም ስለሚገባ። በዚህ ወቅት አካባቢ ሁላችንም እንድትጾሙ እላለሁ። ሶ እኔ ጾም እጾማለሁ በቃ። ይሄ አንዱ የሃይማኖት ግዴታችን እስከሆነ ድረስ የጾም ህግጋቶችን አከብራለሁ። በደንብ እፆማለው።

አልዘምርም እንደዚህ አይነት ሁኔታ አይፈቀድም። በመታጠቢያ ቤት ውስጥ መዘመር። ብዙም በእኛ ባህል በተገቢ አይደለምና ይህንን ነገር አላደርግም። መዝሙር የምሰማበት የራሴ ቦታ አለኝ የራሴ ክፍል አለኝ። ወደ ቤተክርስቲያን ስሄድ ከቤተክርስቲያን ስመለስ ቤት ውስጥ ብቻዬን ቢሆንም መዝሙር እሰማለሁ። እንጂ መታጠቢያ ቤት እንደዚህ አልከፍትም መዝሙርም አልሰማም ማለት ነው